ምን አይነት ልብስ ትወዳለህ የተባለውን ጥያቄ ለመመለስ ያክል ምን አይነት ልብስ ትወዳለህ? እኔ የሚወደው ልብስ ቲሸርት ነው የሚወደው በብዛት። ለምን? ቲሸርት ቀለል ያለ ልብስ ነው። በዛ ላይ ደግሞ ለስራም ቢሆን ለስፖርትም ቢሆን ለተለያዩ ነገሮች። በቃ መቼ ነው ማለት ነው። አንተንም ምንም አይዝም አይደብርም ማለት ነው። እና ቲሸርት ስለብስ ደስ ነው የሚለኝ። ጫማ ከሆነ አዲዳት ጫማዎቹን ምናምን እወዳለሁ ማለት ነው። አዲዳስ ትሽርቶች ጫማዎች ናይኮች ደስ ይሉኛል እርሱን ነው የምወደው። እና ጃኬት ነገር ብዙም አይመቸኝም ብርድ ካልሆነ በስተቀር ጃኬት አልወድም። ለምን? ወጣትም ከመሆኔ አንፃር ብዙም ልብስ ትላልቅ ልብሶች አይመቹኝም

ፎቶ ማንሳት ትወዳለህ ወይ? የተባለውን አዎ ፎቶ ማንሳት በጣም ነው ምወደው። እንደዚህ እንደዛሬው አሁን ለምሳሌ በኢትዮጵያ የጌታችንና መድኃኒታችን የኢየሱስ ክርስቶስ ጥምቀት በዓልን ዛሬ ጥር ሃያ አስራ አንድ እያከበርን ነው ይሄው ነው በዚህ ሰዓት ለምሳሌ የተለያየ አይነት ፎቶ እያነሳን ነበረ። ለምን? የተለያዩ የሚያደስቱ ነገሮች እዚህ ትውስታ ሊሆኑ የሚችሉ ክንዋኔዎች እና ዝግጅቶች ስለነበሩ። በእንደዚህ አይነት ዝግጅት ጊዜ ፎቶ መነሳትን ማንሳትም ግድ ስለሆነ በሰው በተለያየ አልባሳት አሽበርቋል። እን ለባል ለበአሉ የሚሆኑ የተለያዩ ድምጽ የሚያወጡ የምስጋና መሳሪያዎች አንዱ የካሂናት ዲያቆናት የለበሱት ልብስ አለ። የእግዚአብሔር የቃል ኪዳኑ ጣቦትም አለ። በቃ ሁሉም ነገር የሚያዝህ ሴት ከመሆኑ አንፃር ቅርስም ሊሆን ስለሚችል ፎቶ ማንሳት ግዴታ ነው

ወደ የትኛው ቦታ ተጉዘህ ታውቃለህ ለተባለው ጥያቄ? እኔ የሚጓዘውም ሁል ጊዜ ለኩዞ የሚያስደስተኝና ውስጥን የሚያነሳሳኝ አብያተ ክርስቲያናት ያሉበትን ቦታ መሳለም ነው ይሄ በጣም ነው የሚያስደስት ላይ ከምንም በላይ ማለት ነው። ለምን አንደኛ በረከት አገኝበታለሁ በመንፈሳዊ ብወጣ አተርፍበታለሁ ብሎ ትሄዳለህ። ሁለተኛ ደግሞ ለሲጋዊ በጣም የሚያዘስቱ ስልጣኔ ጋር ጠያይዞ የድሮ ድሮ ጤንታዊ ሰዎች ምን ይመስላል ያለው ህይወታቸውን ምን ይመስላል የምለውንም? ልማጤን የሚያይ ጠቅሞ ከመሆኑ ወደ ተነሳ አንድ ደግሞ አዳዲስ ሰፈራ አካባቢ። ይሄ ህዝብ አኗኗር እንዴት ነው መልካም እድሉ አቀማመጡ እንዴት ነው? የሚለውን ሁሉ ስለሚያካትትበት መንፈሳዊ ጉዞዎችን በጣም ነው የሚወደው

ኢንተርኔት አለ ወይ የተባለውን ጥያቄ ውስን ነው ያለች ኢንተርኔት ጨርሻለሁ ይሄንን ስራ ራሱ እንዳያግደኝ። ስራውን በጣም መስራት እፈለጋለሁ ነገር ግን የኢንተርኔት አክሰስ ካለ መኖሩ የተነሳ በጣም እያሳሰበኝ ነው። አሁን ራሱ እያለችኝ ሊታልቅብኝ ነው እሷ ሲታልቅ የግድ በቃ ስራ የማቆሜ ነው። ለምን ኢንተርኔት? አገልግሎት በጣም መጠቀም አልቻልንም እዚህ ያለው ኢትዮ ቴሌ ኮምኒኬሽን እራሱ በጣም እንዴት አድርጎ እንደሚበላብን አናውቅም። ስለዚህ ይሄ ጉዳይ ራሱ በቃ እንደ ሀገር በጣም እያሳሰብን ነው። ቢስተካከልን በእናንተ በኩል አስተያየት ብትሰጡበት ባይ ነኝ

በስራ ቦታ ጓደኛ አለ ወይ ለተባለው ጥያቄ አዎ በስራ ቦታ ጓደኛ አለኝ። አሁን እንግዲህ ያለ ጓደኛ ስራ አይሰራም ስራ ቦታ እንግዲህ ረጅም ሰዓት። እዛው ከማሳለፉ የተነሳ የግድ ጓደኛ ይኖራል እብረህ የምጠጣ ቡና እብረህ የሚጠጣበት ጓደኛ። ስራም ቢሆን አብረህ የምትሰራ የስራ ባልደረባ። ይኖራል ይሄ የሁሉ ጓደኛሞች ናቸው ማለት ነው። ከጓደኞች ጋር እንግዲህ በሰላም በፍቅር ለመኖር ራሱም ተስጦ ነው የሚያስፈልገው መግባባትን ነው የምንጠይቀው ማለት ነው። እና ጓደኛ አለኝ እግዚአብሔርም ይመስገን ጓደኞቼ ይወዱኛል። እንም ጓደኞቼን በጣም ነው የምወዳቸው በጣም ነው የማከብራቸው እነሱም በጣም ነው የሚያከብረኝ ይሄም ከምንም በላይ የሚያስደስት ነገር ነው። እና ይሄ እንደዚህ አይነት ልምድ ለወደፊትም ማስቀጠል የምፈልገው ነገር ነውና በጣም ደስ ይላል

ስልክህን ምን ያህል ጊዜ ትሞላለህ ለተባለውን ጥያቄ? ስልክህን ምን ያህል ጊዜ ትሞላለህ ማለት የስልክ ባትሪ ነው መሰለኝ የስልክ ባትሪ እኔ ከሶስት ቀን አንዴ ሊሆን ይችላል። ካርድ ከሆነም ደግሞ ያው የተጠቀምኩበት የሚጠቀመው መጠን ነው የሚወስነው ኢንተርኔቶችን ስጠቀም አዎ ቶሎ ቶሎ እሞላለሁ። ከዛ ውጪ የብዙ የማወራው ነገር የለም። በስልክ እና ለዛ ብዙም አልተጠቀመም ቢያንስ በሳምንት አንዴ ያውም ፓኬጅ ከሞላው ነው። ከዛ ውጪ አልሞላም። ግን የቻርጅ ባትሪ ከሆነ ደግሞ ባትሪ ጥሩ የተሻለ ከመሆኑ የተነሳ ከሶስት ቀን አንዴ ቻርጅ አደርጋለሁ ማለት ነው

የስራ ጊዜ ገደብ ታስተካክላለህ ወይ? የተባለው የስራ ጊዜ ገደብ በእርግጥ በእኔ አይደለም ሚወሰነው በአለቆቻችን ነው ሚወሰነው እነርሱ ግቡ ባሉበት ሰዓት እንገባለን ውጡ ባሉበት ሰዓት እንወጣለን። ነገር ግን እኛ ምንድነው ከእኔ የሚጠበቀው ሁል ጊዜ ዝግጁ ሆኜ መጠበቅ ማለት ነው። ለስራ ዝግጁ ሆኜ ነው የምጠብቀው ከዛ ውጪ እኔ በራሴ የማስተካክለው ነገር የለም ግን ማህበራዊ ችግር ወይም ማህበራዊ መፍትሄ የሚያስፈልገኝ ነገር እኮ አለ። ደስታም ሊሆን ይችላል ደግሞ የማያስደስት ነገርም ሊሆን ይችላል ሲሆን እንግዲህ ማስፈቀድ ያለ ነው። ከዛ ውጪ ያለው እኔ በራሴ የምወስነው ጉዳይ ስላይደለ ይሄንን እንዲህ ነው ለማለት አልችልም ማለት ነው

አካባቢውን ይወዱታል ወይ? የተባለው የአካባቢውን ባህል ወይም ቃሎን የአካባቢውን ስላት ወይም የአካባቢውን መልካም ምድርም ሊሆን ይችላል የአካባቢ የአየር ንብረት ለውጥ ወይም የአየር ፀባይ ሊሆን ይችላል። በእነኚህ አንዱ ነው በእርግጥ የሚሆነውን ነገር ግን እኔ አካባቢዬን በጣም ነው የምወደው እንደውም ያውም የተወለድኩበት አካባቢም ደጋም አይደለም ቆላም አይደለም ወና ደጋ ነው። አሁን ደግሞ እየኖርኩ ያለሁባት አዲስ አበባም ደጋም አይደለም ቆላም አይደለም ወይና ደጋግሞ በቅርሳ በጣም የሚመቸኝ ቅዝቃዜም በጣም አይደለም። ሙቀትም ብዙም አይደለም ስለዚህ ቀለል ያለ ነው እና ሁሉም በጣም ነው የሚመኝ ማለት ነው። ስለዚህ የተወለድኩበት አካባቢዬን በጣም ነው የምወደው። ነገር ግን አፍሪካ ከመሆኑ የተነሳ ትንሽ የኢኮኖሚ ችግር አለብን። ይቺን ይቺን እንኳን አልወድም።

መዋኘት እችላለሁ ወይ? ለተባለው ጥያቂ አዎ አና እችላለሁ። ዋና በጣም ነው የሚያስደስተኝ እኛ ደግሞ ያው ዋና ዬ የዋኘን ነው ያደግነው በዚህ በወንዛችን ነው። ምን የምንዋኘው ወንዛችን በሆነ ከተርን አንዳንዴ እንዋኛለን ሌላ ደግሞ አዋሳ ሀይቅ ላይ ዋኘ ዋና ሰርተህ ተጫውቻለሁ ወይ ዋና ተለማምጃለሁ። ሌላ ቦታ ደግሞ ያው አንዳንድ ቦታ እንደዚህ ሆቴሎች ላይ ምናምን መዝናኛ ሲትሄድ ዋናዎች አሉ ማለት ነው። እና ዋና ያስደታል እና ለምን ድብርትን ምናምን ያስለቀቃል ጥሩ ነገር ነው። ስፖርትም ነው። ዋና አስፈላጊ ነው

በእጄ መጻፍ ትወዳለሁ ወይ የተባለውን ጥያቄ አዎ በእጄ መጻፍ እወዳለሁ። እንደው በጣም ነው የሚያስደስተኝ ምን እኛ በብዛት እንግዲህ የለመድነው ያኔ ትምህርት ስንማር ራሱ ብዙም የኮምፒውተር ስልክ ምናምን። ባልነበረበት ጊዜ ነው በዚያን ሰዓት በእስክርቢቶ እና በደብተር መጻፍ ነው በብዛት የለመድነው አሁንም ቢሆን። የሚቀናን የሰው ነው እንጂ ይሄ ሌላ ብዙም አይደለም። ቢሆንም እንደ እስክቢርቶ መጻፍ የሚያደስትና የሚፈጥንልን ነገር የለም ነው። ለምን ቀድረው ጀምሮ የለመድነው እሱ ከመሆኑ የተነሳው ማለት ነው

በመስመር ላይ ሙዚቃ ትሰማለህ ወይ? ለተባለው ጥያቄ መስመር ላይ ሙዚቃ በጣም ነው የምወደው። በመስመር ላይ ሙዚቃ እንግዲህ ያስደስታል አንዳንዴ በዓል ሲሆን የበአል ሙዚቃዎች ሲከፈቱ በእነኚህ በ በ ማለት እነኚህ በማህበራዊ ሚዲያዎች ማለት ነው። በኤፌሞች እና በተለያዩ ነገሮች ግን በቴሌቪዥኖች ሙዚቃስ በጣም ነው የሚያስደስተው ያንን ቀን የሚያስታውሱ ሙዚቃዎች ሲሆን ይበልጥ ውስጥን ደስ ያሰኛል። በቀናቱ ጋር ይገናኛል

ቀትር ምን ትመገባለህ? ለተባለው ቀትር ቀትር የምመገበው አትክልት እመገባለሁ የአተር እና የባቄላ ሽሮ እመገባለሁ። ሌላ ደግሞ ምንድነው አንዳንዴ እኔ ምጠቀመው ቲማቲም ለብ ለብ አርጌ እጠቀማለሁ። ይህን ደግሞ ከምስር ጋር የተያያዙ ያሉ ምግቦችን እወዳለሁ። ነገር ግን ከዚህ ባለፈ ብዙ ፕሮቲን ነኮች ምናምን አልወዳቸውም ወይም ደግሞ አላገኛቸውም። በአጠገቤ ያለው ምግብ በነገራችን ላይ ብዙም አማርጬ ሳይሆን ያለኝን መመገብ እችላለሁ

እኔ ከበዓላት ሙሉ ሙሉ የሚለየኝ በዓል ምንድነው? የጥምቀት በዓል ነው። የጥምቀት በዓል በጣም ልዩ የሆነው ለምን? ሀገር አቀፋዊ ነው እና። በቃ በተለያዩ ቦታ የከተማም በገጠርም በተበሰመን በደቡብም ስራብ በምዕራብ በአራቱም አቅጣጫ። ከከተከ ከገጠር እስከ ከተማ ከከተማ እስከ ገጠር የሚከበር በዓል ነው። በዓሉ የተለያየ የራሱ የሆነ ዲባብ አለው። በዓሉ ከምንም በላይ በቃ የሚያስደስት እና የሃይማኖት በዓል ሆኖ ሁሉም የምመረቀቀው በዓል ከመሆኑም ጋር ተያይዞ በጣም ነው የሚያስደስተው። ሌላው ሌላውም አለ ነገር ግን የጥምቀት በዓል በጣም ነው የሚያስደስተው

የአካል ብቃት እንቅስቃሴ ታደርጋለህ ወይ? በተባለው ጥያቄ የአካል ብቃት እንቅስቃሴ በጣም ወሳኝ እና ወሳኝ ያው በዚህ ሰዓት ከምንም በላይ አስፈላጊ ነው። ለምን የአካል ብቃት እንቅስቃሴ ጉድለት ምክንያት። ብዙ ለችግር የሚያዳርጉ ነገሮች አሉ የአተነፋፈስ ችግር ሊያጋጥመን ይችላል። የዳጀሽን ሲስተም ኢቭን የብሎይድ ሰርክሌሽን ሲስተም የሚባሉት እኔ ሁሉ ሊበላሹብኝ ሊዛቡብኝ ይችላሉ ማለት ነው። እንደዚህ የአካል ብቃት እንቅስቃሴ ስናዘውትር እንዴት ነው የሚሆነው በጣም ጥሩ ነው። ያስተካክልልና ማለት ነው አተነፋፈሳችን ያስተካክልልና የደም አዘዋወራችን ያስተካክልልናል። የምግብ አፈጫጨታችን ያስተካክልልናል። ስለዚህ ይሄ ነገር ጥሩ ነውና በጣም አስፈላጊ ነው በጣም ወሳኝ ነገር ነውና እኔም እሰራለሁ። አንዳንዴ ቢሆንም

በየትኛው? እጅ ትጽፋለህ ለተባለው ጥያቄ እኔ በቀኝ እጅ ነው የምጽፈው። ስራም የምሰራው በቀኝ እጅ ነው እና አንዳንዶቹ በግራ እጅ የሚጽፉ አሉ ግን ይገርመኛል እንዴት እንደሚፅፉ ራሱ? ቀኝ እጅ ላይ ብዙም አይመቸኝም ቀኝ ነው የሚሰራው እሱ ነው በግራ አሁን ሞክረው ቢባል አልሞክረውም አይቻለኝም ማለት ነው። በቀኝ ግን እንደፈለኩት ማድረግ እችላለሁ ማለት ነው። አሁን ግን በግራም በቀኝም ቢጻፍ ጥሩ ነው። ለምን አንዳንዴ። ቀኝ እጅ ልጎዳ ይችላል ደግሞ ሊደክመው ይችላል። በዚህ ሰዓት ግራ ቢጠቀም ትጠቀማለህ እንጂ አትጎዳም። ግን ይሄም ችሎታ የሚጠይቅ ይመስለኛል ወይ ችሎታም ነው። አንዳንዴ ደግሞ ተሰጥቶም ነው እና። በሁለቱ የሚጽፉ ሰው ደግሞ አጋጥሞ አያውቅም በአንዱ ወይ በግራ በቀኝ ነው ግን በሁለቱ መጽሐፍ ብቻን ጥሩ ነበር

በቤቴ ምን አይነት የቤቴ እቃዎች አሉ የተባለው ጥያቄ በቤቴ ያለኝ የቤቴ እቃ አይነቶች። አልጋ አለኝ ፍራሽ አለኝ መጋረጃዎች አሉ። መደርደሪዎች አሉ ሮቶዎች አሉ። ደግሞ ሲኖች አሉ ረከቦቶች ጀበናዎች አሉ። ጀረካኖች አሉ። ሌላ ደግሞ። ማውቂያዎች አሉ ማቆርቆርያዎች አሉ ብረት ድስቶች አሉ። ደግሞ ማስታጠቢያዎች አሉ ትላልቅ ማጠቢያዎች አሉ። ወንበሮች አሉ ጠረጴዛዎች አሉ። የእቃ ቅርጫዎች አሉ ሳጥኖች አሉ ሶፋዎች አሉ። መደርደሪያዎችም አሉ ቁም ሳጥኖችን ፖፖዎች አሉ